በመስመር ላይ ትማራለህ? በሚገባ በመስመር ላይ እማራለሁ የመስመር ላይ ትምህርት ማለት ቤታችን ቁጭ ብለን መሄድ ሳይጠበቅብን በድረገጽ ወይም በበየነ መረብ ካሉት ትምህርት ቤቶች ጋር በመገናኘት የመማር ማስተማሩን ሂደት የምናከናውንበት ነው። በመስመር ላይ መማር በጣም ዘርፈ ብዙ ጥቅሞች አሉት። ከዛ ውስጥ ለምሳሌ የትም መሄድ ሳይጠበቅብን እቤታችን ቁጭ ብለን መማር እንችላለን ለመሄድ የምናባክነውን ሰዓት እንቀንሳለን። እንደገና ደግሞ በዛው ሰዓት ሌላም ነገር ማድረግ እንችላለን ቤታችን ውስጥ ለመሄድ የምንጠቀምበትን ሰዓት ቤታችን ውስጥ ሌላ ነገር ልንሰራበት እንችላለን ወይም ለሌላ አገልግሎት ልናውለው እንችላለን። እና በመስመር ላይ የተለያዩ ትምህርቶች አሉ እንደኛ እንደምንፈልገው ከእኛ ፍላጎት ከእኛ እውቀት ጋር ከእኛ ደረጃ ጋር የሚሄዱ የሚመጣጠኑ የተለያዩ አይነት የትምህርት አይነቶች አሉ እነኛን ደግሞ የምንመርጠው እኛ ነን። ምክንያቱም ከመጣንበት የትምህርት ስርዓትም ለምሳሌ የአንድ ሰው የማህበራዊ ተማሪ ከሆነ ሌላው ደግሞ የተፈጥሮ ሳይንስን የሚያጠና ከሆነ እነዚህ ነገሮች ለይቶ ማወቅ ያስፈልጋል። ለዛ በመስመር ላይም ስንማር እኛ በምንፈልገው ዘርፍ ነው መማር ያለብን እና በሚመቸን ጊዜ አይተን እነሱ ካስቀመጡት የጊዜ ሰሌዳ ላይ ለኛ በሚመቻቸው ከስራ ጋር በማይጋጭብን ነፃ በምንሆንበት ሰዓት ማታ ሊሆን ይችላል ቀን ሊሆን ይችላል ለሊት ሊሆን ይችላል። ቤት ውስጥ ደግሞ ህፃናት ካሉ እነሱ በሚተኙበት ሰዓት ሊሆን ይችላል። እነዚህን ነገሮች ሁሉ አይተን አቤታችን ውስጥ በዚህ ሰዓት ግባ የለ በዚህ ሰዓት ውጣ የለ። እኛ በምንፈልገው ሰዓት ገብተን ብቻ የምንፈልገውን መረጃ እናገኛለን በዛው ልክ እውቀትችንንም መጨመር እንችላለን በዛ ዘርፍ ላይ ያለንን ከተለያዩ አካባቢዎች እየፈለግን ከትምህርታችን ጋር የሚሄደውን ወይም ከምንማረው ትምህርት ጋር ፊልድ ጋር ሊሆን ይችላል። ተዛማች የሆኑትን ነገሮች እያነበብን ቤታችን ውስጥ ራሳችንን ማሳደግ ትምህርት ቤት መሄድ ሳይጠበቅብን ልጆቻችንን ትተን መውጣት ሳይጠበቅብን ቤት ውስጥ ያለውን ስራ ተተን መውጣት ሳይጠበቅብን ባለንበት ሆነን መማር የሚያስችለን የመስመር ላይ ትምህር ነው ማለት ነው። እና ነገሮችን በጣም ነው ቀልጣፍ የሚያደርግልን በነገራችን ላይ ቀልጣፋ ሲባል እንዴት ነው ለእኛ ብቻም ሳይሆን እኛን ለሚያስተምሩ ሰሞኑ ለመምህራኖቻችን ራሱ ነገሮችን ለእኛ በሚያቀለው ልክ ነው የሚያቀልላቸው ለምን? እዛ ላይ ይጭኖታል እኛ ነን በምንፈልገው ሰዓት ገብተን የምናየው ስለዛ እነሱም በተመቻቸው ሰዓት ነው የሚጭኑልን ከዛ በኋላ እነሱም በትርፍ ጊዜያቸው ስራ ሌላ ስራ ሊሰሩ ይችላሉ። ቤተሰብ ካላቸው ከቤተሰቦቻቸው ጋር ጊዜ ሊያሳልፉ ይችላሉ። እና ማንኛውንም የሚያደርጉትን ነገር ለማድረግ የመስመር ላይ ትምህርት በጣም አስፈላጊ ነው። አሁን ላይ ደግሞ እንደ አለም ራሱ ሰዎች በአካል እንደዚህ ሄደው ቁጭ ብለው መምህር መጥቶ የድሮ አይነት አሰራር ሳይሆን አሁን ላይ ራሱ ያለው እነዚህ ነገሮች በአሁኖቹ በመስመር ላይ እየተተኩ ነው። ያ ማለት ምንድነው? ከእድገት ጋርም ይገናኛል ሰው በፈለገበት ጊዜና ሰዓት ገብቶ ማንንም ሳይጠብቅ ግባ ተማር ሳይባል በራሱ ፍላጎት በራሱ ተነሳሽነት ለራሱ እንደሆነ ገብቶት መማር በራሱ የመስመር ላይ ትምህርት። ምን ያክል አለማችንን እየቀየረ እንደሆነ ምን ያክል ከእድገት ጋር ከለውጥ ጋር የሚሄድ ነገር እንደሆነ ማየት እንችላለን በመስመር ላይ ስንማር ከሀገር ውስጥ ብቻ አይደለም ከአለም አቀፍ ካሉ ትምህርት ቤቶች ጋር መማር እንችላለን። የሚያስፈልገን በእነሱ ሀገር ብር ከእኛ ክፍያ መቀበል ብቻ ነው። እንጂ አሁን አንድ ሰው ኢትዮጵያ ቁጭ ብሎ አሜሪካ ካሉት ኮሌጆች ጋር ለዛ ትምህርት ቤት ብቁ ከሆነ እነሱ የሚያስቀምጡትን የመፈተኛ ትምህርት ፈተናውን ካለፈ ማንም አያግደውም መማር ይችላል። ከየትኛውም አለም ላይ እና ይሄ ከእድገት ጋርም ይገናኛል አሁን አሁን ላይ ከእድገት ጋርም እየተገናኘ የመጣ ነገር ነው በጣም የሚደገፍ ነገር ነው። እና እኔ በመስመር ላይ ኮርሶች አሉኝ ማለት ነው

ወተት ትጠጣለህ እንዴ በሚገባ በጣም እንጂ በጣም ያውም በጣም በጣም ነው የምጠጣው ወተት በብዙ መንገድ እንጠቀማለን የመጀመሪያው ወተት ሊሆን ይችላል ወይ ደግሞ ወተቱን አፍልተን ሊሆን ይችላል የምንጠጣው ወይ እርጎ አድርገን መጠጣት እንችላለን እና እኛ በምንፈልገው ለእኛ በሚመቸን መልኩ ንጠንም አይብ ማድረግ እንችላለን ነገር አድርገን መጠቀም እንችላለን ወተትን እንደምንፈልገው ከእኛ ፍላጎት ጋር እንደሚሄድ አድርገን መጠቀም እንችላለን ሌላ ደግሞ ወተትን በቡና አድርገን መጠቀም እንችላለን ባዶውን ልክ እንደ ሳፊ መጠቀም እንችላለን በሻይ መጠቀም እንችላለን ዳቦ ስንጋግር ወተቱን ልንጨምርበት እንችላለን ኬክ ሲሰራ ወተት ይጨምርበታል እና ወተት ብዙ ነገር ላይ ይጨመራል ማለት ነው እና ቤት ውስጥም እምንሰራቸው የምናፈላቸው ነገሮች ውስጥ ባይጠፋ መልካም ነው ምክንያቱም ከጤና ጋርም ተፈጥሮአዊ ስለሆነ ያንን አድርገን ብንጠቀም እኛ ደስ እንዳለን እንደገና ደግሞ ሰው ቤትም ሻይ ቡና ለማለት ራሱ ስንወጣ ወተት ብንጠቀም መልካም ነው እንደዚህ ማህበራዊ የግንኙነቶች ላይም ሰዎች ቤት የሆነ ዝግጅት ሲኖር ለክ ወተት በሻይ አፍልተን እንሄዳለን ወተት በቡና አፍልተን እንሄዳለን እና በቃ ለብዙ ነገር ነው የምንጠቀመው ለጤናችን እንጠቀማለን እና ወተትን ሁሉም ሰው ቢጠቀም ቢጠጣ ብዬ እኔ ከምመክረው ነገር ውስጥ ሁሉ ወተት የመጀመሪያ ነው ምንም በቃ መደራደሪያ የለውም እንደገና ጨጓራ ራሱ ሲያም ወለት በተደጋጋሚ ስንጠጣበት ወዲያው የመሻል ባህሪ አለውና ህፃናት ልክ እንደተወለዱ ደግሞ አሁን ወተት ነው የሚጠጡት ምግብ ምናምን አይመገቡም ይሄ ለምንድነው ወተት ሁሉንም ለሰው ልጅ ሊያኖር የሚችል ነገር አለው ማለት ነው በውስጥ ውሃም አለው ሌሎች ከሌሎች ምግቦች የምናገኛቸውንም ነገሮች አለው እንጂ አንድ ልጅ የእናቱ ጡት ቢያስጠላው ወዲያው በዛ ቅጽበት እንጀራ ምናምን ወይም ዳቦ ወይም ሩዝ አይበላም ምንድነው የሚያደርገው ወተት ነው የሚጠጣው ወተት ጠጥቶ ግን ምንም አይሆንም በቃ ጤነኛ ልጅ ሆኖ ወንዱን ፋፍቶ ትልቅዬ ልጅ ይሆናል ይሄ ምንድነው ወተት ለሰው ልጅ ምን ያክል ለሰውነታችን ለጤናችን ለአእምሮ እድገት ለቆዳን ንጻት ለሁሉ ነገራችን ለአጥታችን ጥንካሬ ለሁሉ ነገራችን ምን ያክል ጠቃሚ እንደሆነ ነው የሚያሳየው እና እኔ በዙሪያዬም ያሉ ሰዎች ብዛት ወተት ይጠቀማሉ እንደዚህ ጾም የጾም ወቅቶች ካልሆኑ በስተቀር ቡናም የሚፈላ ሁሌ በወተት ነው ሻይም የምንጠቀመው እንደዛው በወተት ነው እና ሁሉም ሰው ቢጠቀም የማይጠጡ ሰዎችን ቢቀምሱትና ጠቅሙ ቢያውቁት ብዬ ከማነሳቸው ነገሮች ውስጥ አንዱ በቃ ወተት ነው።

የስራ ጊዜዎ እንዴት ነው? የኔ የስራ ጊዜ። ስምንት ሰዓት ነው በቀን በቀን ስምንት ሰዓት ሲሆን። ሌላውን አንዳንዴ በሌላ ስራ ወይም። ቤተሰብ በመጠየቅ ጓደኞቼን በማግኘት እንደዛ ነው የማሳልፈው። እና የኔ ስራ በሽፍት የሚሰራ ነው። በቀን ስምንት ሰዓት ስገባ ለምሳሌ ጠዋት አስራ ሁለት ሰዓት ከገባሁኝ ቀን ስምንት ሰዓት ወጪ ነኝ። እንደገና ቀን ስምንት ሰዓት ከገባሁ ደግሞ ሌሊት አራት ሰዓት ነው የምወጣው። አዳር ደግሞ ሲኖር አራት ሰዓት ሌሊት ከገባሁኝ ጠዋት ላይ አስራ ሁለት ሰዓት ላይ ነው እና የምወጣው። አሁን ባለው ሁኔታ እንደዚህ ነው ወደፊት የሚቀየር ከሆነ አላውቅም። ግን ምናልባት የሰው ሁሉ የስራ ጊዜ ይለያያል ብዬ አስባለሁ። የኔ አሁን በሶስት ሽፍት የሚሰራ ስራ ነው የምሰራው እና በራሴ ሽፍት ነው ገብቼ የምሰራው ማለት ነው። ሌላ ሰው ለምሳሌ የኛው ስታፍ ሆኖ ጠዋት ሁለት ሰዓት ገብቶ ማታ አስራ አንድ ሰዓት የሚወጣ አለ። እና እንደየስራ ዘርፋችን እኛ የምንገባበት እና ስራዎችን የምንሰራበት ይለያያል። ሌሎችም ድርጅቶች ላይ ልክ እንደዚሁ ሁለት አስራ አንድ ወይም ደግሞ ጠዋት ሁለት ሰዓት ገብቶ ማታ አስራ አንድ ሰዓት ሊወጣ ይችላል። እንደገና ደግሞ የሌሊትም ፈረቃ ሊኖር ይችላል። አሁን በሶስት ሽፍትም ባይሆን ጠዋት ሁለት ሰዓት የገባው ማታ አስራ አንድ ሰዓት ወይም ሁለት ሰዓት ከወጣ የማታው ፈረቃ ደግሞ ከዛ ሰዓት በኋላ ባለው ሊገባ ይችላል። እና ይመስለኛል የሰው ሁሉ የስራ ሁኔታ ወይም የስራ ጊዜ የሚለያይ ይመስለኛል። እንደ እንደ ስራችን አንድ ሁለተኛ ደግሞ እንደ ድርጅቱ ደንብና ስርዓት ምክንያቱ ሁሉም ድርጅት የየራሱ የሰራተኞችን የሚያሰራበት የየስራቸውም ስለሚለይ። ለምሳሌ አንድ የራይድ አገልግሎት የሚሰጥ ተቋም ለሊት ለመስራት በታሪክ ነው የማይችለው ደንበኞችን እንዲጠቀሙ ካልፈለገ በስተቀር ማለት ነው። እና ለዛ እንደዚህ ግዴታ የሚሆንባቸው ድርጅቶች አሉ። ለምሳሌ ከከራይድ ድርጅቶች ውጪ ወይም ደግሞ ከሜትር ታክሲ ከሚሰጡ ድርጅቶች ውጪ ሆስፒታል ሊሆን ይችላል ሆስፒታል አሁን ሌሊት አልሰራም ማለት አይችልም። ግዴታ ሌሊት ላይ ዲዩቲ የሚገቡ ዶክተሮችም ይኖራሉ። ነርሶችም ይኖራሉ ያንን ስለሚያውቁ ሰዎችም ቀን ነው ሌሊት ነው ምናምን አይሉም። በቃ በታመሙ ሰዓት ቀጥታ ወዴት ነው የሚሉት ወደ ሆስፒታል? ለዛ የየስራ ጊዜ የሚወሰነው እኛ እንደምንሰራበት ተቋም ነው። ልክ እንደዚህ ሁሉ አየር መንገድም ሰዓት የለውም የስራ ሰዓቱ በተቀመጠላቸው የበረራ ሰዓት ላይ ነው። ሌሊት ሰዓት ሰባት ከተባለ አብራሪው የበረራ አስተናጋጇ እንደገና የሚበሩትም ሰዎች አይ የሚበሩት ሰዎች በርግጥ መርጠው ነው የሌሊት የሌሊት የቀን ምናምን ብለውም ሊመርጡ ይችላሉ። እና ከዛ ውጪ ግን በስራ ላይ ያሉት ሰዎች አብራሪውና ላይት አቴንዳንቷ ማለት በቃ አስተናጋጇ ማለት ነው። መቅረት አይችሉም እንደዚህ አይነት ስራዎች። እንደየድርጅቱ ነው በቃ የሚወሰነው እና ግን የስራ ጊዜያችንን ደግሞ ወደን በአግባቡ መጠቀም መቻል አለብን። ለምሳሌ እረፍት ያለው ሰው በቀን ለምሳሌ ስምንት ሰዓት የሚሰራ ሰው አስራ ከዛ ውጪ ያለውን አስራ ምናምን ሰዓት እረፍት ነው የሚሆነው። ለዛ ያንን ጊዜ እንዲሁም ለሌላ ነገር መጠቀም ይችላል። ሌላ ስራ ሊሰራበት ይችላል ቤተሰቡን ሊጠይቅበት ይችላል ከጓደኞቹ ጋር ጊዜ ሊያሳልፍ ይችላል ሊማር ይችላል። እና በጣም ብዙ የሚያደርጋቸው ነገሮች ስላሉ ይሄንን ደግሞ ሰውየው ወይም ተቀጣሪው ከራሱ የጊዜ ሰሌዳ ጋር አመቻችቶ መስራት ይሄ በፍላጎት ነው። ለዛ የስራ ጊዜያችንን እኛ ነን በጣም ቆንጆም የምናደርገው ሌላቻችን ደግሞ ተኝተን የምናሳልፍ በጣም ብዙ ልጆች አለን። በጣም ያ ግን አያስፈልግም የሰራ ጊዜያችንን በደንብ እና በአግባቡ እንዳይባክን አድርገን መጠቀም መቻል ነው ያለብን። ሁላችንም ማለት ነው

በእጅ መጽሐፍ ትወዳለህ? በሚገባ በእጅ እጽፋለሁ። እችላለሁም መጽሐፉንም እወዳለሁ። በተለይ በፊት ላይ አሁን ትምህርቱም ስላለቀ ይመስለኛል ያን ያክል መጽሐፍ ያቆምኩት እንጂ በፊት ላይ በቃ ከአንደኛ ክፍል ጀምሮ ከኬጂም ጀምሮ በእጅ ነበረ ስንጽፍ የነበረው። ምንም የኤሌክትሮኒክ ወይም ደግሞ በላፕቶፕ ላይ እንደዛ ጽፈን ምናምን አናውቅም። እንዲያዉም ከአምስተኛ ክፍል ምናምን በኋላ ነው በአንድ ክፍል እንደ ክፍለ ጊዜ ማለት ነው እና የላፕቶፕ ወይም የኮምፒውተር ትምህርት ነበር እና የዛን ወቅት ላይ ብቻ በላፕቶፕ ወይም በኮምፒውተር የመጻፍ ነገር አለ ከአምስተኛ ክፍል በኋላ ማለት ነው። ከዛ በፊት ግን እያንዳንዷን ትምህርት በእጃችን ነው የምንጽፈው። የሚያግዝ የለ ሁሉ ነገር በእጅ ነበር የሚጻፈው። ስዕሉ ጽሁፉ ሂሳቡ ምናምኑ ሁሉ ነገር በእጅ ነበርና እንደውም ትዝ ይለኛል ኖት የሚበዛባቸው ትምህርቶች ሁላ ነበሩ። ልክ እንደ ታሪክ ሂሳብ ሳይንስ አይነት የነበሩት ትምህርቶች በቃ አንድ ደብተር ሁላ አይበቃም። አሳይንመንት ሲሰጥ በጣም ረጅም ነው። እንደዚህ አጭር አጭር መልስ አይደለም። በእንደዚህ አይነት ዓመተ ምህረት በእንትና ዘመን ምናምን እንደዚህ ነው የሚጻፈው። እና ከዛም አንፃር ብዙ ከመፃፌ አንፃር ይመስለኛል በእጅ መፃፍን በጣም ከመልመዴ አንፃር ነው ራሱ የወደድኩት መሰለኝ ስለተደጋገመብኝ እና በሌላ ነገር የመጠቀም እንደዚህ ስለሌለ አሁን አሁን እንደውም የኛ ማህበረሰብ ካለበትም የኑሮ ሁኔታም አንፃር ከግንዛቤም አንፃር በእጅ መጻፍ አሁን እየቀረ ነው። በተለይ ቢሮ አካባቢ ላይ ምናምን በሚጻፈው መረጃዎች ሁሉ ነገር አሁን ላይ ላፕቶፕ ላይ ነው የሚመዘገበው። በእጅ አይጻፍም። ግን አሁንም ትምህርት ቤቶች ላይ በጣም የሚጻፈው በቃ በእጅ ነው። ሁሉ ነገር በእጅ ነው። ምንም በላፕቶፕ የሚጻፍ ነገር የለም። ግን አሁን ቤተሰቦች እንደዚህ የግል ትምህርት ቤት የሚማሩ ልጆች በእጅ የመጻፍ ነገር ብዙም ላይኖር ይችላል። ምክንያቱም አቅምም ስላላቸው የሚፈልጉትንም የላፕቶፕ አይነት ስለሚገዙላቸው ከዛ ይልቅ በዚህኛው የመጻፍ ነገር አለ ከዛ ውጪ ያሉት የትምህርት የመንግስት ትምህርት ቤቶች ላይ ያሉ ልጆች ግን አሁንም እንደ ድሮ ደብተርና ስክሪፕቷቸውን ሸክፈው ነው ሚሄዱት። ከዛ ከዛ ቀን ሙሉ እሱን ነው ሲጽፉ ሚውሉት እና ግን ሁሌ እንደዚህ ባይሆንና አሁን ላይ ባለው ነገር ማለት ነው። ሁሌ ሁሉ ነገር በእጅ ጽሁፍ በስኪሪፕቶ ባይሆንና እና አልፎ አልፎ ደግሞ እንደዚህ ፈጣን የሆነ እንደዚህ እጅን የማያሳምንም ሌላ ወጪም አሁን ለመጻፍ ሁሌ ስክሪፕቶና ደብተር እንገዛለን ከዛ ይልቅ የማያልቅ አንዴ ላፕቶፓችንን ከገዛን እስኪሪፕቶ አለቀ የለ ወረቀት አለቀብኝ የለም። በቃ ዝም ብሎ መጻፍ። አሁን ላይ እንደዛ እየተሻሻለ ነው። ግን አሁን እኛ በፊት የተማርነውም ስንጽፍም የነበረው በእጃችን ነው። ግን በቃ ምንም አይደብረንም። በጣም ደስ ብሎን እየተፎካከርን ሁላ እንጽፍ ነበረ በፊት ላይ ማለት ነው። እና እንደውም ቶሎ የጨረሰ ሰው ይጨበጨብለት ነበር። አስተማሪ ራሱ ያስጨበጭብለት ነበር። ከዛ አንፃር በቃ ራሱ ብለን እኛ በቃ የጽሁፍ ፍጥነታችን ይለይ ነበር። ከዛም አንፃር ይመስለኛል እኔ በእጅ የመፃፉን ነገር እየወደድኩት እየተላመድኩት የመጣሁት። በጣም ብዙ ጓደኞቼም እንደኔው ነበሩ።

ጨው ብዙ ትወዳለህ ጨው ብዙ ሳይሆን በመጠኑ መግባት ባለበት ልክ እወዳለሁ። ያለ ጨው ሁሉም ነገር ስለማይጣፍጥ ወጡም። ሁሉ ነገር ገብቶበት ራሱ በቃ ከጨው ውጬ ምንም ምንም ነው የማይለው። በተለይ እኛ ሁሌ ጨው የምንጠቀም ሰዎች ከጨው ውጪ ምንም ቅቤን በርበሬን ምንም ምንም ምንም ነገር ቢገባ። ያለ ጨው በቃ መገብ መግብ አይመስለንም። ግን ጫውን ብዙ ሳይሆን በመጠኑ መግባት ባለበት ልክ ማለት ነው። እንጂ በጣም ጫው እየበዛ እያቃጠለ ሲሄድ ጥሩም አይደለም። ምክንያቱም ለጤናም መልካም ስለማይሆን ማለት ነው። እና ጫው ከየት እናገኛለን? ጫው ልክ ከመሬት ተቆፍሮ የሚወጣ የተፈጥሮ ምግብን ለማጣፈጥ የምንጠቀምበት ነው። ወደዚህ አሁን ወደ በረሃዋ ወደ አፋራ አካባቢ። የጨው መሬቶች አሉ ከዛ ነው ተቆፍረው ተጠርበው እንደዚህ ደቃቅ ሆኖ ደግሞ ለኛ ለሰዎች ወይም ደግሞ ለተጠቃሚዎች ምቹ ሆነው የሚመጡት ማለት ነው። እና ከዛ በኋላ ያው ሰው ሁሉ በየቤቱ እየገዛ ጨውን አብዛኛ ሰው ይጠቀማል በቃ ጨው የማይጠቀም ሰው በጣም በጣም ጥቂት ነው። እነሱን ከጤና ጋር እንደዚህ በተገናኘ ደም ግፊት ምናምን ያለባቸው ሰዎች ከበሽታ ጋር ምናምን ሲሆን ያው የሃኪም ምንድነው ትእዛዝም ስለሚኖር። ያንን ነገር አይጠቀሙትም በትእዛዞች ላለመሆን እንደገና ለመውጣት ሁኔታቸውን ለመጠበቅም ሲሉ ጨው በቃ ግዴታ ሲሆን ነው የማይጠቀሙት። እንጂ አንዳንዴ ቡናም ላይ ጨው እናደርጋለን ምግብ ላይ ብቻ አይደለም። ቡና በጨው የሚጠጡ ሰዎች አሁን አሉ። እኔ ራሱም አውቃቸዋለሁ እኔ እንኳን ጨው በቡና አልጠጣም። ጨው ወጥ ላይ እንደገና ዳቦ ላይ ነው የማደርገው እንጂ። በቡና ለጣም ግን በቡናም ጭምር የሚጠጡ ሰዎች ስላሉ። በዛ ላይ ጨው ደስ የሚለውን ነገር አሁን ላይ እኛ ሀገር ላይ በተለይ ካሉት ነገሮች አንፃር ዋጋው ተመጣጣኝ የሆነ ነገር ነው በቃ ማለት እንደማጣፍጡ አይደለም ምግቡን እንደማጣፍጡ ጣዕም እንደመስጠቱ አይደለም። በጣም ዋጋው ርካሽ ነው ለዛ የማንም ሰው ቤት ጨው ይገኛል እና ሰው ሁሉ ይጠቀማል። እኛ ቤት ግን አሁን ልክ ለምሳሌ የኔ አባት አይበላም አምጪው ለምን ደም ግፊት አለው። ልክ እንደዚህ አይነት ሰዎች ሀኪም የከለከላቸው የማይመቻቸው ሰዎች አሉ እንጂ ሁሉም ሰው ጫው ቢጠቀም ጥሩ ነው። ምክንያቱም ሰው ሰውነታችን ራሱን ሊፈልግ ይችላል በመጠኑ ሲሆን ማለት ነው። ግን ከሁለት አመት በላይ የሆኑ ህፃናትን ነው። ከዛ በተች ያሉ ህፃናት ጨው እንደውም እንዳይበሉ ነው የሀኪም ትእዛዝ የሚለው ምክንያቱም ለኩላሊታቸው በጣም አደገኛ ነገር ነው በትንሽ እንኳን ሲገባ። ጨው ኩላሊታቸው ለወደፊታቸው ምናምን እንደሚያሳምማቸው ነው የሚናገረው። እና ከሁለት አመት በታች የሆኑ ህፃናት ጨውን ባይጠቀሙት በጣም መልካም ነው። ከዛ በላይ የሆኑት ግን ቢጠቀሙ በመጠኑም ሳይበዛ ሳያንስ ለማጣፈጥ ብቻ ብንጠቀም ቆንጆ ነው። ጨውን እንጠቀም ግን ደግሞ ጤናችንን በማይጎዳ መልኩ መጠን እንጠቀም ማለት እፈልጋለሁ። እኔ በበኩሌ ሰዎችም ማለት ነው።

መዋኘት ትችላለህ? እኔ በግሌ መዋኘት አልችልም። ዋናን ግን በጣም ከሚወዱ ከሚያደንቁ የሚችሉትን ሰዎች ማለት ነው። እንደዛ አይነት ሰዎች መሃል ነኝ እኔ እንጂ የሚችሉትን ብቻ ማደንቅ ማበረታታ እንዲሁ ደግሞ በሩቁ ዋናውን የምወደነው ሰው ነኝ እንጂ ዋኝ ዋኝቼ ምናምን አላውቅም ነገር ግን ወደፊት የመልመድ የመለማመድ እቅድ አለኝ እና ዋና ያው የምንለምደው አንደኛ በባካባቢያችን ውስጥ ባለ ወንዝ ሊሆን ይችላል እንደዚህ አይነት ቦታ ላይ ነው። አሁን አብዛኛውን ጊዜ የገጠር ልጆች ያውቁታል ይችላሉ ዋና ማለት ነው። እና ምንም በቃ አይመስላቸውም የሚችሉ ሁላ አይመስላቸውም አያውቁትም ምን ያክል እንደሚችሉት። ያንን ያው እነሱ በጊዜ ሂደት ያመጡ ይመስለኛል እንደዚህ ግን በከተማ አካባቢ ትንሽ የምንኖር ሰዎች እንደዚህ ደግሞ ወንዝም ከሌለ ለመልመድም ትንሽ ያስቸግራል ሆቴሎች ላይ ብር ከፍለን እንደዛ ካልሆነ በስተቀር ማለት ነውና እና ሰዎች ሲዋኙ በጣም የሚያምሩት በቃ እንዴት እንደሚያስደስቱኝ ማለት ነው ልክ ለራሴ እንደዋኘሁ ያክል ነው። ግን የሚያስፈራ ይመስለኛል አሁን ላይ ባለኝ ስሜት ምክንያቱም ሞክሬ አላውቅም እና ውሃ ውስጥ ዘሎ መግባት በራሱ ትንሽ እንደዚህ እንደኔ ላልጀመረ ሰው ላልሞከረ ሰው ሚከብድ ይመስለኛል። ግን ሆቴሎች ላይ አሁን ላይ ስለሚሰጥ ቀላል ነው። ብዙ ትላልቅ ሆቴሎች የዋና አገልግሎትን ይሰጣሉ እንደገና ደግሞ ያለማምዳሉ የማይችለው ሰው እና እስኪ እኔም እቅድ አለኝ ወደፊት ለመለማመድ እግዚአብሔር ከረዳኝ እንደዛ አደርጋለሁ በዛ ላይ በቃ አንዳንድ የዋና ልብሶች ደግሞ ዋው ነው። በጣም ነው የሚያምሩት እና አንዳንዴ ሰዎች ደግሞ ጥንድ ምናምን ሆኖ ሲዋኙ ያስቀናሉ ጭምር እና ከመቻልም በላይ ማለት ነው። አና ዋና ለጤናችንም ልክ እንደ ስፖርትም ከስፖርቱም አንዱ ነው በነገራችን ላይ ዋና ልክ በአለም አቀፍ ዙሪያ ራሱ የተለያየ የስፖርት ዝግጅቶች ሲኖሩ ዋናም ከነዛ መሃል ይኖራል እና አንዱም ሀገራችን ራሱ አንድ ጊዜ በዚህ ተወዳድራለች ይመስለኛል እና ይሄ ማለት የሚያሳየው ዋና ምን ያክል በአለማችን ላይ ታዋቂ ሰዎች የሚወዱት ነገር እንደሆነ ነው የሚያሳየው። ያው እንደኔ አይነት ሰዎችም መዋኘት ጀምሩ ተለማመዱ። ጥሩ ነው ለጤናሹ ለጤናሽሁ እንደመዝናኛም ነው እላለሁ መልእክቴ ነው።

እሳት ማንደድ ትችላለህ? አዎ በሚገባው እሳት ማንደድ እችላለው ከልጅነቴም ነበር እኔም ማንዳድ የተማርኩት አሳት ለማንዳድ የምንጠቀማቸው ነገሮች አሉ ለምሳሌ አሳት ለማንደድ ደረቅ እንጨት ልንጠቀም እንችላለን እንደገና ክብሪት ወይም ደግሞ ማቀጣጠያ ጋዝ ነገር ሻማ ወይ ፕላስቲክ ልንጠቀም እንችላለን እና እሳት የምንጠቀመው ደግሞ አንደኛ ቤታችን ለማሞቅ ነው። ሌላኛው ደግሞ ከአንድ ካነደደን ቦኋላ ምግብ ለማብሰል የተለያየ የምግብ አይነት ቤት ውስጥ ሻይ ለማፍላት ቡና ለማፍላት እንደዛ የምንጠቀምበት ይሆናል ማለት ነው። እና ዳቦ ብዙ ሁሉም ነገር ማለት ይቻላል ቤት ውስጥ የምናበስላቸው ነገሮች አሳትን በማንደድ የምንጠቀመው እና ሳታጠቃቅም ያው አብዛኛውን ሴቶች ያውቁበታል ልጆች ግን ከዛ ቢሪቁ ይመረጣል።

ቡና ወይስ ሻይ ትመርጣለህ? እኔ የምመርጠው ቡና ነው። ሁለቱም በርግጥ ትኩስ ነገር ውስጥ ነው የሚመደቡት እና እንደየሰው ፍላጎት ደግሞ የሚወሰን ነው የሚሆነው። ቡና ወይም ሻይ ሰው ሁሉ አንድ አይነት ሊወድ እይችልም ወይ ቡና ነው ሚወደው ወይ ሻይ ነው ሚወደው ሁለቱንም የሚወድ ሰው ሊኖር ይችላል። ግን ብዙ ጊዜ እኔ የምንጠቀመው ቡና ነው ምክንያቱም ለመነካካትም ብዙም ለማጥናትም ለስራም እንደገና ደግሞ ከሰዎች ጋርም ከቤተሰብ ጋር ቁጭ ብለን ብዙ ጊዜ የምናሳልፍበት የምንጨዋወትበት የቡና ስነስርዓት ላይ ነውና ከዛም አንፃር ይመስለኛል አብዝቼ ወይም ብዙ ጊዜ የማዞትረው ቡናን ነው ቢያንስ በቀን አንድ ጊዜ መጠጣቴ አይቀርም ማለት ነው። ቤት ውስጥም እንደዚህ ብዙም ስለሚዘጋጅ ይመስለኛል ወደ እሱም ማዘነብለው እና በዚሁ ልክ ግን ሻዩንም የሚወዱ ሰዎች አሉ። በቡና ልክ ቡና የማይወዱ ደግሞ በዚሁ ልክ ሻይ የሚጠቀሙም ጓደኞች አሉኝ። ና ምንድነው? አንድ ቤት ውስጥ ከሚፈላበት ጊዜ አንፃር ነው ቤተሰቦቻችን ከሚጠቀሙት አንፃር ይመስለኛል

ቀርቅሃ በአካባቢው ያድጋል እኔ አሁን በምኖርበት አካባቢ ቅርቃ የለም አይበቅም ግን ሌላ አካባቢ አይቻካለሁ። የቀርካ ተክል ምን እንደሚመስል ለምን እንደምንጠቀም እነዚህን ነገሮች አውቃለሁ። ቀርቀሃ አንዳንድ ከእኛ አካባቢ ውጪ ሌሎች በሚበቅልበት አካባቢዎች ትልቅ ከሆነ በኋላ ለአጥር ይጠቀሙታል። በጣም ነው የሚያምነው እና ለግቢ ማስዋቢያ ትናንሽ እንደዚህ አትክልት ላይ አጥብቷል የውጪ አጥር ላይ ይሆናል። ደግሞ ለየብልጭት እቃዎችም በጣም በቆንጆ መልኩ ለመስሪያ ያገለግላል። እና የተለያዩ የቤት ውስጥ እቃዎች ልክ እንደዚህ እንደ ኩርሲ ወንበሮች መመገቢያ ጠረጴዛዎች ከቀርካለ በጣም በቃ በሚገርም መልኩ ተሰርተው ለስራ ቦታም እንደገና ለቤታችን ውስጥም ስንጠቀም የብዙ ሰዎች ቤት ውስጥ አይቻለሁ። እና ቀርክሃን በእነዚህ መልኩ መጠቀም እንችላለን። በሚበቅልበት አካባቢ ያው ለነዚህ ነገሮች ይጠቀሙታል አንድ ግቢያቸውን በአጥር አድርገው ያሳምሩበታል። ሌላኛው ደግሞ ወደ ገንዘብ ቀይረው ወደ ስራ ቀይረውት በወንበር በመመገብ በጠረጴዛ ጠረጴዛ እያደረጉት እንደገና ሌላም ሌላም ነገር እያደረጉ የሚጠቀሙበት ይሆናል ማለት ነው

የምትወደው ስፖርት ምንድነው? ስፖርት እኔ የምወደው ቲኒስ ነው። እና ተጫውቼ ምናምን አይደለም። በመጫወት ደረጃ ሳይሆን ሴቶች አጭር ቀሚስ ለብሰው ምናምን ሲጫወቱ እኔ እዛ ቦታ ላይ ብሆን ብዬ እድሉን ባገኝ ብዬ ሳስብ በጣም ደስ የሚለኝ ስፖርት ቴኒስ ነው። እና ቴኒስ በጣም ነው የምወደው። ስፖርት ያው በጣም ብዙ አይነት አለ። እግር ኳስ አለ፣ ቅርጫት ኳስ አለ፣ የዋና ስፖርት አለ። እና እንደ ሀገርም ደግሞ ከስፖርት ውስጥ ሩጫ አለ። አሁን ለምሳሌ ይሄኛ ሀገር በዚህ በጣም የታወቁ ናቸው። በጣም ጠንካራ ጎበዝ ሀገርን የሚያስጠሩ አይነት ስፖርቶች አሉ። ሩጫንም በርግጥ እወዳለሁ። ግን በጣም አብዝቼ የምወደው የቴነስ ስፖርት ነው ማለት ነው። እና በወንድም በሴትም ስፖርቶች ይከናወናሉ። ለሆነ ጾታ ብቻ የተሰጠ የልምምድ አይነት አይደለም። ስፖርት ለምን ይጠቅመናል አንደኛ ለጤናችን ጤናችንን መጠበቂያ ነው። ራሳችንን ቅርጻችንን መጠበቂያ ነው። እንዴት ነው ለምሳሌ አንድ የደም ግፊት፣ ስኳር ወይም ሌሎች እንደዚህ አይንት በሽታ ያለበት ሰው ብዙ ጊዜ የሚመከረው ሀኪም ቤትም ሲሄድ መድሃኒት ከመስጠት ይልቅ ስፖርት እንዲሰራ ነው። በቤቱም ሊሆን ይችላል በስፖርት ማዘውተሪያ ቤቶች ሄዶ ያንን እንዲተገብር ነው። ሌላኛው ስፖርት ያነቃቃናል። ጠዋት ላይ ስፖርት የሰራ ሰው በቃ ቀኑ ብሩህ ሆነ የሚሆነው ፍክት ያለ ንቅት ያለ በስራውም ውጤታማ ነው የሚሆነው። ምክንያቱም ደም ስሩ በስትክክል ይሰራል። ምንም ይሄ መጨናነቅ የበሽታ እንደዚህ አይነት ነገር አይኖርም። በቃ ሁሉ ነገሩን ነፃ ስለሚሆን ሌላው ደግሞ ስፖርትን ልክ እንደ መዝናኛ መጠቀም እንችላለን። ለምሳሌ እግር ኳስ አይነት ስናይ የስፖርት ማለት ነው መዝናኛ ነው። እንደዚህ አይነት ነገሮች አሉ። የእጅ ኳስም ሊሆን ይችላል ዋና ስፖርቶችን ውድድር ቦታዎች ላይ ሄደን ስናይ ልክ ለመዝናኛ የምንጠቀመው ነው። ሌላኛው እንደ ገቢ ምንጭም የሚጠቀሙ ሰዎች አሉ። እንደ ስራ ሲያስቡ ደግሞ ማለት ነው። እንደ ሯጭ ወይም ደግሞ የእግር ኳስ ተጫዋች ወይም ቦሊቦል የእጅ ኳስ ተጫዋች ለሱ ስራው ነው። የገንዘብ የሚያገኝበት መንገድ ነው። ከመዝናኛው ይልቅ ይመስለኛል እና ስፖርት በተለያየ መንገድ ሰዎች ይሰሩታል። ቤታቸው፣ መንገድ ላይ ጠዋት ጠዋት ላይ፣ ስፖርት ቤት እና ሁሉም ሰው ቢችል በአቅሙ ቤትም ሊሆን ይችላል ውጪ ላይ ስፖርት በመስራት ጤናውን ቢጠብቅ ህይወቱን ቢያፈካ ቀኑን ብሩህ ቢያደርግ ነገሮችን ቀለል አድርጎ እንዲያስብ ስለሚያደርገው ብዬ አስባለሁ።